ማንቂያ ሰዓት ትጠቀማለህ ብለህ ለጠየቀኝ ጥያቄ እኔ የማንቂያ ሰዓት አልፎ አልፎ ስራ ለመሄድ እንዲሁም ሩቅ ቦታ በሌሊት ለመሄድ ስፈልግ የማንቂያ ሰዓት እሞላለሁ በዛ በሞላውት ሰዓት ወዲያውኑ እነሳና እንዳይረፍድብኝ ሄዳለሁ። ብዙ ሰዎች የማንቂያ ሰዓት ይጠቀማሉ። ምክንያቱም የሆነ ቦታ ለመሄድ ያሰቡበት ቦታ በጊዜ ለመድረስ በሌሊትም በመሄድ ሲያስቡ የማንቂያ ሰዓት ሲሞሉና በዛ ይጠቀማሉ ማለት ነው። ይሄ የተለመደ ድርጊት ነው ማለት ይቻላል። በአሁን በአሁን ሰዓት ከሞባይል ከመጣ ጀምሮ ብዙ ሰዎች የማንቂያ ሰዓት እየተጠቀሙ እንዳይረፍድባቸው በሰአት ለመድረስ ይጠቀማሉ ማለት ነው ይሄ ጥሩ ልምድ ነው ብዬ አስባለሁ። የጊዜ አጠቃቀማችንን የሰዓት አጠቃቀማችንን ያሻሽልናል ማለት ነው። እንዲህ አይነት ጥያቄን ለመመለስ ዝግጁ ነኝ አመሰግናለሁ።

የህዝብ ማመላለሻ ትጠቀማለህ? ብለህ ለጠየከኝ ጥያቄ አልፎ አልፎ የህዝብ ማመላለሻ እጠቀማለሁ። የሩቅ የሆኑ ቦታዎችን ለመሄድ የህዝብ መመላለሻ ማጓጓዣ መኪኖች የተለያዩ እንትኖችን እጠቀማለሁ። የህዝብ ማመላለሻ በኔ አለው ባለሁበት አካባቢ ብዙ ሰዎች ይጠቀማሉ። ምክንያቱም የፈለጉት ቦታ ቶሎ ለመድረስ ሲያስቡ ቶሎ ለመድረስ ሲፈልጉ የህዝብ ማመላለሻ ይጠቀማሉ ማለት ነው። የህዝብ ማመላለሻ እኔ ባለሁበት አካባቢ በጣም ከፍተኛ እጥረት አለ ይሄ ያስፈልጋል ማለት ነው። አመሰግናለሁ።

ማሰላሰል ታደርጋለህ ብለው ለጠየከኝ ጥያቄ ምላሽ ለመስጠት ነበረ ማሰላሰል ማለት እንደኔ አተረጓጎም ማሰብ በጥልቀት ማሰብ ብዬ ነው። ምተረጉመው ማሰብ ሰዎች በጥልቀት አንድ ነገርን ሲያስቡ። ማሰላሰል በጣም በጥልቀት ያንን ነገር ለማወቅ ሲፈልጉ እያሰላሰልኩኝ ነው ይላሉ። ለምሳሌ ሰዎች ምን ይላሉ ማሰላሰልን እንዴት ይተረጉሙታል? ተብሎ የ ከተጻፈ ጽሁፍ ውስጥ እስቲ የሰዎችን ሀሳብ ሼር ላድርጋችሁ። ማሰላሰል ብዙ አይነት መልክት ሊኖረው ይችላል ከእነዚህ ውስጥ ብዙ የመነጩ ከጥንት ምስራቃውያን እምነቶች ነው። ስለዚህ ጉዳይ የጻፉት አንዳንድ ሰው የአእምሮ አጥርቶ እንዲመለከት ከተፈለገ ባዶ መሆን አለበት ብሎ ብሏል። ይህ ሰው የተናገረው ሀሳብ በተወሰኑ ቃላት ወይም ምስሎች ላይ ማተኮር አእምሮ ባዶ እንዲሆን ማድረግ ውስጣዊ ሰላምን የጠራ አ አስተሳሰብ ያስገኛል የሚለውን አመላካከት የሚደግፍ ነው። እንደ መጽሐፍ ቅዱስ ደግሞ መጽሐፍ ቅዱስ ማሰላሰል በጣም አስፈላጊ እንደሆነ ይናገራል። ይሁን እንጂ መጽሐፍ ቅዱስ አንዳንድ ነገርን የሚያበረታታ የማሰላሰል አይነት የአእምሮ ባዶ ማድረግ ወይንም የተወሰኑ ቃላትን ወይም ሀረጎችን መድገም የሚጠይቅ አይደለም። ከእነዚህ ይልቅ በመጽሃፍ ቅዱስ ላይ የተጠቀሰውን ማሰላሰል ጤናማ በሆኑ ርዕስ ጉዳይ ለምሳሌ በአምላክ ባህሪያት ደንቦችና በፍ በፍ በፍጥነት ላይ ትርጉም ባለው መንገድ ማሰብ ይመለከታል። አንድ ታማኝ የአምላክ አገልጋይ ስራህን ሁሉ አሰላስላለሁ የእጅህን ስራ አውጠነጥናለሁ በማለት ጸልዮኸል። መዝሙር አስራ አራት አንድ መቶ አርባ ሶስት ቁጥር አምስት። በተጨማሪ በመኝታዬ አስብሃለሁ ሌሊቱ ሁሉ ስለአንተ አሰላስላለሁ ብሏል። መዝሙር ስልሳ ሶስት ቁጥር ስድስት። የተለያዩ አመለካከቶች አሉ። ማሰላሰል ማሰብ እንደ መፅሃፍ ቅዱስም ያሉትን ሀሳቦችን ሼር አርጌያለሁ። እንደዚህ አይነት ጥያቄዎች ካሉ ለመመለስ ፍቃደኛ ነኝ። አመሰግናለሁ።

ቀዝቃዛ የአየር ሁኔታ ትወዳለህ? ብለህ ለጠየቅክኝ ጥያቄ ምላሽ ለመስጠት ነው። አዎ እኔ በጣም የምወደው ቀዝቃዛ የአየር ሁኔታ ነው። ቀዝቃዛ የአየር ሁኔታ ስንኖር እንዲሁም በጥናት እንደሚባለው በጥናት እንደተረጋገጠው ረጅም እድሜ የመኖር እንትን አላቸው ማለት ነው። ረጅም እድሜ ይኖራሉ። ቀዝቃዛ አካባቢ ያሉ ሰዎች ምክንያቱም በጥናት ላይ የተመረኮዘ ነው። እኔ ቀዝቃዛ ቦታ የምወደው ሙቀት ያጨናንቃል ሙቀትን ለማስወገድ ከባድ ነው። ስለዚህ ቀዝቃዛ ቦታ ግን ሙቀትን ከፈለግን ወፍራም ልብሶችን መልበስ እንችላለን። አመጋገባችን ትኩስ ትኩስ ነገሮችን ስንመገብ ሙቀት ወዲያውኑ ሙቀት ለማግኘት እንችላለን ማለት ነው። በመልበስ ብቻ ሙቀት ከቀዝቃዛ ቦታ ወደ ሙቀት መምጣት እንችላለን። ሞቃታማ ቦታ ግን አስቸጋሪ ነው። ለመንቀሳቀስ ስራዎችን በአግባቡ ለመስራት ትንሽ ያስቸግራል ውሃም ይጠማል ድብርት ይፈጥራል እና ቀዝቃዛ ቦታ ይመቸኛል። ብዙ ሰዎች ቀዝቃዛ ቦታ ይመቻቸዋል ብዬ ገምታለሁ። እንዲህ አይነት ጥያቄዎችን ለመመለስ ዝግጁ ነኝ በጣም አመሰግናለሁ።

የቤት እንስሳት አለህ ብለህ ለጠየከኝ ጥያቄ? አዎ አለኝ አንድ ውሻ አለኝ ያ ውሻ የቤት እንስሳት ነው ውሻ እንደሚታወቀው በጣም ተወዳጅ ነው። ሰዎችን ለመቅረብ የሚሞክር የቤት እንስሳት ውስጥ አንዱ ውሻ ነው ስለዚህ የቤት እንስሳት ውስጥ አንዱ ውሻ መሆኑ ይታወቃል። ብዙ ሰው በእኔ አካባቢ የቤት እንስሳ እንደ ውሻ ድመት የመሳሰሉትን ያሳድጋል። ውሻ ሌቦችን ለመከላከል እየጮኸ ታማኝ ስለሆነ ውሻ ካሉት ከቤት እንስሳት ውስጥ በታማኝነቱ ይታወቃል። ለባለቤቱ ታማኝ ነው ንብረትን ይጠብቃል። ሌቦች ሲመጡ ይጮሃል። ከሌቦች ንብረትን ያስጥላል ተብሎ ስለሚታሰብ ብዙ ሰዎች ውሻን ገዝተውም ሆነ ከሰዎች ተቀብለው ያሳድጋሉ። ውሻ በጣም በታማኝነቱ የሚታወቅ የቤት እንስሳት ነው። አስተዋይ ነው አእምሮው ከቤት እንስሳት ውስጥ ከእንስሳት ውስጥ የተለየ የአእምሮው የማሰብ ሰዎችን የመልመድ እና ቋንቋ የሚናገሩትን የመግባባት ከፍተኛ እንትን አላቸው ማለት ነው። ስለዚህ ከቤት እንስሳት ውስጥ በጣም የምወደው ውሻ ነው። ውሻ በጣም ታዋቂና ተፈላጊ እንስሳት ነው። ለሴኩሪቲ ለተለያዩ ደህንነታችንን ለመጠበቅ የሚያገለግለን ነው። እንደዚህ አይነት ጥያቄዎችን ለመመለስ ዝግጁ ነኝ አመሰግናለሁ።

የድርጅቱን ባህል ትወደዋለህ ብለህ ለጠየከኝ ጥያቄ ምላሽ መስጠት እወዳለሁ። አንድ ሰው አንድ ድርጅት ከሰራ የድርጅቱን ባህል መውደድ አለበት ካልሆነ መስራት አይችልም ማለት ነው። የድርጅቱን ባህል ማለት የድርጅቱን የአሰራር ሁኔታ መቀበል አለበት። የድርጅቱ የአሰራር ሁኔታ ማለት የድርጅቱ መግባቢያ ማለት ነው። እንዴት ያ ድርጅት በምን አይነት የአሰራር ሂደቶች አሉ? የስራ ሰአቱን ማክበር የአሰራሩን ሁኔታ መረዳት እና የመሳሰሉትን የዛ የድርጅቱ ባህል ውጤታማ ሰራተኞች በሚሰሩት ስራ ውጤታማ ያደርገዋል ማለት ነው። ድርጅቱን አንድ ድርጅት የስራ ባህል ሊኖረው ይገባል ጥሩ የስራ ባህል ያለው ድርጅት ውጤታማ ይሆናል። ጥሩ የስራ ባህል የለለው ድርጅት ውጤታማ አይሆንም ማለት ነው። ጥሩ የስራ ባህል ማለት ሰራተኞችን የሰራተኞችን መብት ግዴታ የሚጠብቅ የሰራተኞችን ፍላጎታቸውን የሚያሟላ ሰራተኞችም ደግሞ የድርጅቱን ፍላጎት እና ጥቅም የሚያስከብሩ መሆን አለበት ብዬ አስባለሁ። እንደዚህ አይነት ጥያቄዎችን ለመመለስ ዝግጁ ነኝ አመሰግናለሁ።

የወተት ተዋጽኦ ትወዳለህ ብለህ ለጠየከኝ ጥያቄ? አዎ። የወተት ተዋጽኦ እወዳለሁ አብዛኛው ጊዜ ወተት እጠቀማለሁ። አይብ እርጎ። የመሳሰሉትን ቅቤ ጨምሮ እጠቀማለሁ። እነዚህ የወተት ተዋጽኦ የሚባሉት ለሰውነታችን በጣም ጠቃሚ ናቸው በጣም የሚመከሩ ናቸው። አብዛሀኛው ጊዜ ብዙ ሰዎች በዚህ አለም ላይ ከወተትና ከወተት ተዋጽኦ ጋር የተያያዙ ምግቦችን አብዛኛው ጊዜ ይጠቀማሉ። እኔም ባለሁበት አካባቢ ከወተት ወተትና ከወተት ተዋጽኦ ጋር የተገናኙ ምግቦችን እጠቀማለሁ። ለምሳሌ ወተት እና ሻይ ቡና በምልበት ሰዓት ማኪያቶ። ወተት ብቻውን እንዲሁም ቅቤ እርጎ አይብ እና የመሳሰሉትን ከወተት ጋር ከወተት እና ወተት ተዋጽኦ። ምግቦችን እጠቀማለሁ ማለት ነው። አብዛሀኛው ሰው በተለይ ህፃናቶች ወተት በጣም አስፈላጊ ነው። ለእነሱ ሰውነት ገንቢ የተለያዩ ሚነራሎችን የያዘ ሁሉንም አይነት የምግብ ተዋጽኦ የያዘ ወተት ስለሆነ ወተት ለህፃናቶች በጣም አስፈላጊ ነው። እንዲሁም ለትላልቅ ሰዎች ወተት ሁሉንም የያዘ የምግብ አይነት ስላለው ቢጠቀሙ ጥሩ ነው። የአለም የጤና ድርጅትን እነዚህን ከወተትና ከወተት ተዋጽኦ ጋር የሚገናኙ ምግቦችን እንድንመገብ ሳይንስም ያዛል። ስለዚህ እንደዚህ አይነት ከምግብ ጋር ከወተት ጋር የተያያዙ ምግቦችን ከወተት ተዋጽኦ ጋር የተያዙ ምግቦችን ብንጠቀም ለጤንነታችን በጣም ጠቃሚ ነው። በሽታ በቀላሉ እንዳያጠቃን ይጠቅማሉ በሽቶችን ይከላከልልናል ማለት ነው። ጤናችንን እንዳንታመም እነዚህ ምግቦች በሽታዎችን ይከላከልልናል ማለት ነው። እንደዚህ አይነት ጥያቄዎችን በቀጣይ ለመመለስ ፈቃደኛ ነኝ። አመሰግናለሁ።

ስትታመም ከስራ ትቆያለህ ለሚለው? አንዳንድ ማብራሪያ ልስጥ አዎ አልፎ አልፎ ከ ህመም ሲሰማኝ ስም ስታመም ከስራ የምቀርባቸው ጊዜዎች አሉ። የተወሰነ ጊዜ ደሞ እረፍት አድርጌ ወደ ስራዬ የምመለስበት አጋጣሚዎችም ይኖራሉ። ስታመም ከስራ እቀርና ወደ ህክምና ቦታ እሄዳለሁ። ህመሜ አነስተኛ ወይንም ማረፍ የሚያስፈልገኝ ከሆነ ሀኪሙ ወይንም ዶክተሩ እረፍት ይሰጠኛል እና መድሃኒት ከሰጠኝ በኋላ ህክምናዬን በአግባቡ እንድከታተል ምክር አገልግሎት እወስዳለሁ ማለት ነው። ከዛን መድሃኒቴን በአግባቡ እወስዳለሁ ማለት ነው። እንደዚህ አይነት ህመሞች አንዳንድ ህመሞች ከስራ ቀርተን እረፍት ማድረግ የሚያስፈልገን ጊዜ ይኖራል። አንዳንድ ህመሞች ደግሞ አነስተኛ ብዙም እኛን የማይጎዳ እረፍት የማያስፈልገን ሲሆን ወደ ስራ ገበታችን እንገባለን ማለት ነው። እንደዚህ አይነት ጥያቄዎች ካሉ ለመመለስ አሁን ፈቃደኛ ነኝ። አመሰግናለሁ።

አዎ ደብዳቤ መጻፍ እወዳለው፤ እኔ ደብዳቤ ምጽፈው በቢሮ በመስሪያ ቤታችን በኩል የስራ ግንኙነት ለማድረግ የተለያዩ እንዲፈጸሙልን ምንፈልጋቸው ስራዎች ሲኖሩ ለዋናው ቢሮ እጽፋለሁ ማለት ነው፤ ዋናው ቢሮም ለእኛ ይጽፍልናል ማለት ነው። ደብዳቤ መጻጻፍ አንዱ የግንኙነት መንገድ ነው፤ ሰዎች ከአንድ ሰው ጋር ወደ አንድ ሰው ጋር፤ እንዲሁም ከአንዱ ሰው ወደ ሌላኛው ሰው፤ እንዲሁም ከአንድ ድርጅት ወደ ወደ ሌላ ድርጅት በደብዳቤ በኩል በመጻጻፍ መግባባት ይቻላል። ስራዎችንም በደብዳቤ በኩል መስራት ይቻላል ውጭ ሀገር ላለ ሰው ደብዳቤ እየጻፉ የስራ ግንኙነት መፍጠር ይቻላል፤ እንዲሁም ለናፈቁን ቤተሰቦቻችን በደብዳቤ፣ በስልክ በተለያዩ ነገሮች መገናኘት ይቻላል። አንዱ ደብዳቤ መጻጻፍ በጣም ጥሩ ነው። ምክንያቱም ያሰብነውን ነገር በጽሁፍ አስቀምጠን መልእክት ማስተላለፍ እንችላለን ማለት ነው። ሥራዎችም በአሁን ሰዓት በዘመናዊ መልኩ በኢሜል ማለት ነው ደብዳቤዎችን መጻጻፍ እንችላለን በድሮ በኋላ ቀር መንገድ በምንለው በፖስታ ቤት ደብዳቤዎችን እየተጻጻፍን በፖስታ ሳጥናችን በኩል መልእክቱ ይደርሰናል ማለት ነው። አሁን በዚህ በሃያ አንደኛው ክፍለ ዘመን ደብዳቤ መጻጻፍ ወደ ኢሜል የተቀየረ በመሆኑ ዘመናዊ ሆኗል ማለት እንችላለን። ሁሉም ሰው መጠቀም ያለበት ነገር ደብዳቤ እንዴት ይጻፋል የሚለውን አጻጻፍ የደብዳቤ አጻጻፍ ለዘመድ፣ ለመስሪያ ቤት፣ ለድርጅቶች ሚጻፉ የደብዳቤ አይነቶች አሉ፤ እሱን አውቆ ደብዳቤ በመጻጻፍ ስራዎችን መስራት ይቻላል ማለት ነው። አመሰግናለሁ።

የምወደው ሬስቶራንት አዲስ አበባ ይገኛል እሱም አዲስ ይባላል ሸራተን አዲስ በጣም ጥሩ መዝናኛ ያለንበትን ቦታ በጣም ሚያስወድድ ህልም የሚመስል ቦታ ነው። እና በጣም እወደዋለው። እዛ ለመዝናናት በጣም በተደጋጋሚ ቢሄድ የማይሰለችኝ ቦታ በመሆኑ በጣም ደስ ይላል። እንዲህ አይነት ቦታዎች ደጋግማችሁ ሄዳቹህ ላተሰለቹበት የምትችሉት ቦታ። ደጋግሞ መሄድ በጣም ደስ ይላል። ለምን ነፍሳችን የወደደው ቦታ ነውና። ስለዚህ እንዲህ አይነት ቦታ ሄዶ መዝናናት እንደዚህ አይነት ቦታ እንደዚህ አይነት ሬስቶራንት መዝናናቱ ለህይወታችን ሚያዝናናን ከሆነ መጠቀሙ ጥሩ ነው። እንዲህ አይነት ጥያቄዎች ሌሎች ጥያቄዎች ካሉ ለመመለስ ዝግጁ ነኝ። አመሰግናለሁ።

ምን አይነት ጫማ ትወዳለህ ብለህ ለጠየቅከኝ ጥያቄ? ስመልስ እኔ የምወደው የስኒከር አይነት ጫማዎች በጣም እወዳለሁ። አዘውትሬም እንደሱ አይነት ጫማዎች እምወደው ምክንያቱም ስኒከር አይነት ጫማዎች ቀላል ናቸው። አይከብዱም አይሞቁም እኔ ላለሁበት አካባቢ ሞቃታማ ስለሆነ ብዙ አይነት ሙቀትን አይስቡም። የወንፊት አይነት የተሰሩ ስለሆኑ ከወንፊት አይነት ማቴሪያል እቃዎች የተዘሩ ስለሆኑ ሙቀትን አይስቡም ስለዚህ ምቹ ናቸው። እንዲሁም ቀላል ለመራመድ ቀላል ስለሆኑ ከቆዳ የተሻለ ስለሆነ እሱን አይነት ጫማዎች እመርጣለሁ ማለት ነው። እኔና ጓደኞቼ እንዲሁም በእኔ አካባቢ የሚገኙ ሰዎች እንደዚህ አይነት ጫማ እኔ ባለሁበት ቦታ ያዘውትር አሉ። ምክንያቱም ሞቃታማ ለሆነ ቦታ ቆዳ ሳይሆን እንደዚህ አይነት ቀለል ያሉ ጫማዎች ማለትም ስኒከር መጠቀሙ በጣም ጥሩ ነው ብዬ እገምታለሁ። እንደዚህ አይነት ጫማዎች ይመከራሉ። ሙቀትን ይከለክላሉ ለእግራችን እንዳይሸት ስለሚያገለግል ሽታን እንዳይፈጥር። እንደዚህ አይነት ጫማዎች በጣም ጥሩ ናቸው። አመሰግናለሁ

ኢሜል ትጠቀማለህ ብለህ ለጠየቅከኝ ጥያቄ? አዎ ነው መልሴ። ኢሜል የቀን በቀን መልእክት የምቀያየርበት መልእክት የምንለዋወጥበት በቢሮ ደረጃም የተለያዩ የስራ ኢሜሎች ወይንም ደብዳቤዎች በመስመር ላይ በኢሜል ነው የምንልከው። ስለዚህ ኢሜል ለግሌም ሆነ ለቢሮ ስራ ለመስሪያ ቤት እጠቀማለሁ ማለት ነው። ስለዚህ ኢሜል ከመደበኛ የፖስታ አገልግሎት የተሻለ ነው። ምክንያቱም የተሻለ የሚያደርገው በሰከንዶች ልዩን በሰከንዶች የፈለግነውን ኢሜል በዚህ አለም አሉበት ከሚባሉ ከተሞች የትኛውም ቦታ። በሰከንድ መላክ እንችላለን ማለት ነው። ምንም አይነት ከፍተኛ ወጪ ሳያስፈልገን በሰከንድ የፈለግንበትን ሀሳባችንን መላክ እንችላለን ማለት ነው። የፈለግነውን ዶክመንት አታች አድርገን ወይንም አያይዘን መላክ እንችላለን ማለት ነው። ስለዚህ ኢሜል የዘመናዊ የደብዳቤ መጻጻፊያ መሳሪያ ነው ብለን እንገምታለን። ስለዚህ ቴክኖሎጂ በአግባቡ ከተጠቀምነው ኢሜል መደበኛ የፖስታ ወደ ዘመናዊ ያደገበት አንዱ ኢሜል ነው። ኢሜል በጣም ጥሩ ነው ሁሉም ሰው ሊጠቀመው የሚገባ ስለሆነ አበረታታለሁ አመሰግናለሁ።